የድርጅቱን ባህል ትወዳለህ? በጣም አሪፍ ጥያቄ ነው። እኔ ብዙ ጊዜ የድርጅት ባህል። እወዳለሁ። እና ብዙ ጊዜ ተሳታፊ ነኝ። የሆነ ጊዜ ኢትዮጵያ ንግድ ባንክ ድርጅት። ያዘጋጀውን ዝግጅት በጣም የተመቸኝ እና በጣም ወድጄዋለሁ። እና ገብቼ ብዙ አይነት ምግቦችን አይቼበታለሁ ብዙ አይነት ጭፈራዎችን። ብዙ አይነት ትምህርቶችን የእውቀት የህይወት ልምዶችን ተከፍሎበታል። እና ድርጅት ባህል በሚኖርባቸው ሰዓት። ትላልቅ የሚባሉ ሰዎች ይመጣሉ እነዛ ሰዎች እንዴት ሀብታም እንደሆኑ። ምን አይነት ስህተት እንደሰሩ ሀብታም እንዳንሆን የሚይዘንን ነገር የተለያዩ ነገሮች በድርጅቱ መድረክ ላይ በመቆም። ለወጣቱ የህይወት ክህሎት በሚያካፍሉበት ሰዓት ወጣቱ ከእነሱ ብዙና ጥሩ የሆነ ትምህርት ይወስዳል። እና በዚህም ምክንያት የድርጅቶችን ባህል እወዳለሁ።

በእጅ የሚሰራ ስራ ታደርጋለህ? በጣም አሪፍ ጥያቄ ነው እኔ በእጅ የሚሰራ ስራ አላደርግም። ግን ያው ብዙ ይሄን ባህል አደርጋለሁ ለምሳሌ አሁን በእጅ የሚሰራ ስራ ብዙ አይነት ስሮች አሉ። እቃ ማጠብ ይሆናል፣ ቤት መወልወል ይሆናል። ኮምፒውተር ላይ የተለያዩ ስራዎችን መስራት በጣቶቻችን እየነካካን ነው ኪቦርዱን የምንሰራው። እና ብዙ ስራ አለ በጅ የሚሰራ። እኔም እሰራለሁ አልፎ አልፎ ብዙ ጊዜ ግን። እሰራለሁ እና እኔ በእጅ የሚሰራ ስራ ሰራለው። ያው አሁን ለምሳሌ ያለውበት የተኛውበትን አልጋ ማነጥፈው ተነስቼ በእጄ ነው፣ ቁርሴን የምሰራው በእጄ ነው፣ ልብሶቼን የምለብሰው በእጄ ነው። እና ጫማዎቼ አጥቤ ሁሌ ለብሼ የምወጣው በእጄ ነው። እና ይሄ ማለት በእጄ ብዙ ስራ አደርጋለሁ ማለት ነው። እና በእጄ እሰራለሁ።

ዶሮ አለህ አዎ አሪፍ ጥያቄ ነው ይሄ ጥያቄ ደግሞ አጠር እና ቆንጆ አድርጌ ለመመለስ እሞክራለሁ። ዶሮ አለኝ። ያው ብዙም ባልዶሮች ባይኖርም ሃያ ዶሮ አለኝ። እነዚህ ሃያ ዶሮዎች በቀን እንቁላል ይጥሉኛል አስራ ስምንት እና ከዛ በላይ እንቁላል ሲጥሉኝ ያንን እንቁላል ወስጄ በመሸጥ ብር አገኛለሁ። ሲቀጥል ደግሞ እዚው እራሴው እንቁላሉን በመብላት የተለያዩ ንጥረ ነገሮች ከእንቁላሉ አገኛለው። እናም ይሄ ጠቅሞኛል እንጂ አልጎዳኝም። እና ዶሮ በጣም ሀሪፍ እንስሳዎች ናቸው። ያን ያህል ምግብ ሳይጠይቁ እንቁላል ይሰጡናል። እንቁላላቸው ደግሞ አሁን ባለውበት አካባቢ ሃያ አምስት ብር እየተሸጠ ስላለ ለኔ ትርፋማ ነኝ እንጂ ተጎድቻለሁ ብዬ አላስብም። ዶሮ በመኖሬ እና ዶሮ አለኝ እንቁላልም እበላለሁ። እንቁላሉን ሽጬ ትርፈማዋለሁ እና ብዙ ዶሮ አለኝ።

ሹራብ መስፋት ትችላለህ በጣም አወሳሳቢና አወዛጋቢ ጥያቄ ነው ነጠየከኝ። እኔ ሹራብ መስፋት የምችል ሰው አይደለሁም። ሹራብ መስፋት በጣም ከባድ እና ውስብስብ የሆነ ነገር ነው። እና ብዙ ጊዜ ሹራ መስራት አልችልም መስፋትም አልችልም። ግን እንደተመለከቱት ከሆነ አያቴ ሹራብ ስትሰራ ብዙ ጊዜ አይችታል ነው። ግን እንደዛም ሆኖ ሊገባኝ አልቻለም። አሰራሩ በጣም ከባድ ነው ውስብስብ ነው። እና ግን ተሰርቶ ካለቀ በኋላ ለአይን እና ለተለያየ ነገር ማራኪ ነው። ስለብሰው ለሰውነት አሪፍ ነው። አያቴ አሁን የሰራችልኝ ሁለት ሹራብ አለ። እነሱ ሹራቦች ለኔ በጣም የምወዳችሁ ስራዎች ናቸው። ሙቀትም ይሰጣሉ። ለአይንም ስታዩ በተለያዩ ውበት ስላላቸው ሰዎች በዛ ሹራብ ተማርከው ብዙ ነው ጥያቄዎች ጠይቀውኛል የት ነው የገዛኸው? ስንት ብር ገዛኸው? የሚሉ ጥያቄ ጠይቀውኛል። እኔ ግን አያቴ ናት የሰራችልኝ በማለት መልሺላችኋለሁ። እና ሹራብ መስፋት እኔ አልችልም።

የወተት ተዋጽኦ ትወዳለህ? በጣም አሪፍ ጥያቄ ነው እኔ ብዙ ጊዜ የወተት ተዋጽኦ ወተትም እወዳለሁ። ያው ወተት በጣም ነው የምወደው። ከመውደድም አልፎ ለጤናዬም ጥሩና አሪፍ የሚያደርገኝ እወዳለሁ። ከለጤና ከሚጠያቸው ጥቅሞች መካከል ጥቂቶቹን ልዘርዝርልህ። ለጥርስ ንጣትና ጥንካሬ ለአጥንት ጥንካሬ እና ለተለያዩ የሰውነት ጥንካሬ እና ለጨጓራ ህመም ሚያስቸግራቸው ሰዎች ከሆኑ ለነሱም በጣም ሀሪፍና ፍቱን መድሃኒት ነው ብዬ አስባለሁ እኔ እና ከወተት ተዋጾዎችም ባውደሙ አይብ እርጎ ቅቤ ብዙ አይነት የወተት ተዋፆኦች አሉ ከእነዚህ መካከል አይብ በጣም እወዳለሁ ቺዝ ተደርጎ ይሰራል ቺዝ በበርገር ላይ ተደርጎ በበርገር ተሰርቶ ሲመጣ በጣም ለበርገሩ ጣፋጭና ደስ የሚል ልስላሴ ይሰጠዋል እና ወተትና የወተት ተዋፆዎች በጣም ነው የምወደው እና በጣም አመሰግናለሁ።

ገመድ መጠቀም ታውቃለህ? አዎ ገመድ መጠቀም አውቃለሁ በጣም በዚህም ገመድ ብዙ አይነት ጥቅሞች አሉት ከእነሱም መካከል ለምሳሌ ለስፖርት ለገመድ ዝላይ ያገለግላል። እና የተለያዩ ነገሮችን ለመጎተት ለምሳሌ አንድ መኪና አንድ ቦታ ውስጥ ቢቀረቀር በገመድ ተደርጎ በሌላ መኪና ተጎትቶ ከዛ ውስጥ እንዲወጣ ይደረጋል። እና ይህ በሚደረግበት ሰዓት ዋና ሚናውን የሚወስደው ገመድ ነው። ገመድ በጣም ጠንካራ ከሆነ ለብዙ ነገሮች ይሆናል ለምሳሌ ልብስ ማስጫ ይሆናል። አንድ ነገር ማሰሪያ በግ ይሆናል ላም በሬ ይሆናል አስረን ማስቀመጫ ይሆናል ውሻም ሊሆን ይችላል። ብዙ ነገሮችን ገመድ አስሮ ማስቀመጥና ለመጎተትም ለስፖርት ዝላይም ለተለያዩ ነገሮች ይጠቅማል። እና እኔም ገመድ መጠቀም አውቃለሁ። ብዙ ጊዜም ገመድ ተጠቅሜ አውቃለሁ። እና በተጠቀምኩበትም ሰዓት ጠቅሞኛል እንጂ አልጎዳኝም። እና ገመድ መጠቀም በጣም አሪፍና ጥሩ ነገር ነው እላለሁ። እና ገመድ መጠቀም እፈልጋለሁ አውቃለሁ

ሾርባ ትወዳለህ ለሚለው ጥያቄ የአሪፍና ግልጽ መልስ እጣለሁ ብዬ አስባለሁ እና ልጀምርልህ ሾርባ በጣም ነው ምወደው። ብዙ ጊዜም ለሰውነት በጣም ጠቃሚ ስለሆነ ሾርባ እወዳለሁ። እና ሾርባ በመውደዴ ብዙ ነገሮች ጠቅሜያለሁ። የተለያዩ ያካል ብቃት እንቅስቃሴዎችን ሰርቸ ስመለስ ሾርባ በመጠቀም የትላዩ ጡንጮዎችን ለማፈርጠም ረድቶኛል። ለማሳደግ ረድቶኛል። እና ደግሞ ሾርባስ አሰራሩ በጣም ቀላል እና ጣፋጭ ሆኖ ሚያልቅ ስራ ነው። እና ብዙ ጊዜ እናቴና እያቴ አሳይቶውኝ የገባኝ ስራ ቢሆን ሾርባ ነው። በጣም ቀላልና ጣፋጭ ስለሆነ ቶሎ ይደርሳል። ሾርባ ሰርቼ ብዙ ጊዜ ተጠቅሜ አቃለሁ። እና በጣም ነው ምጣፍጠው በጣም እንደምጣፍጥም ብዙ ሰው ሰምቻለሁ ከብዙ አፍ እና ለሰውነት ምሆነ ለቆዳ በጣም ሀሪፍ ጥቅም እንዳለው የተለያዩ ዶክተሮች ይናገራሉ። እና ሾርባ አሁን እንደነገርኩህ በጣም ነው ምወደው እኔ

በየትኛው እጅ ትጽፋለህ ለሚለው ጥያቄ? አሪፍ እና አጭር መልስ እሰጣለሁ እኔ ብዙ ጊዜ የምጽፍበት እጄ ቀኝ እጄ ነው። እና በቀኝ እጄ የተሻለ ከግራ እጄ እጽፋለሁ። እና ለፍጥነትም ሆነ ለተሻለ ጽሁፍ ቀኝ እጄን እመርጣለሁ። እኔ ፈልጌው ሳይሆን በልምድ የመጣ የመጣ ነገር ነው። ታላቅ ወንድሜ ነው በቀኝ እጄ እንድጽፍ ያለማመደኝ። እና እሱም በቀኝ እጁ ነው የሚጽፈው። በቀኝ እጄ በምጽፍበት ሰዓት ፈጣንና ቀልጣፋ ሁኜ እጽፋለሁ። በግራ እጄ ደግሞ በምጽፍበት ሰዓት በጣም የዘገየና የሚያስጠላ አስቀያሚውን ጽሁፍ እጽፋለሁ። እና ስለዚህ ከሁለቱ አመዛዝኜ እኔ ብዙ ጊዜ የምጽፈው በቀኝ እጄ ነው። ያው በቀኝ እጄ የምጽፍበት ምክንያት እንደገለጽኩልህ በጣም አሪፍና ጽሁ በጣም ፈጣንና ቀልጣፋ ጽሁፍ ስለምጽፍ ቀኝ እጄ ከግራ እጄ የተሻለ አቅም ስላለው እኔ በቀኝ እጄ እንደምጽፍ ልነግርህ እፈልጋለሁ። እና ስለጥያቄው አመሰግናለሁ።

ጥራት ያለው ስራ ማቅረብ ትችላለህ? በጣም አሪፍና ግሩም ጥያቄ ነው። አዎ ብዙ ጊዜ ጥራት ያለው ስራ አቀርባለሁ ብዬ አስባለሁ። እና ብዙ ጊዜም ደግሞ ጥራት ያለው ስራ እንደማቀርብ ከተለያዩ ሰዎች አስተያየት እና ሀሳቦች ተሰቶኝ አውቃለሁ። ስራዎችህ አሪፍ ናቸው እንደዚህ ብትጨምርባቸው እንደዚህ ብትቀንስባቸው እንደዚህ አይነት እንትን ቢኖርህ ተብዬ ብዙ አይነት የስራ አቀራረብ እንደምችል ተነግሮኛል። እና በስራ አቀራረቢያ ላይ ከእኔ ይልቅ አለቃዬ ቢመልሰው ደስ ይለኝ ነበር። ይህን ጥያቄ ግን እኔ ስለተጠየኩት እኔ መመለስ አለብኝ። እኔ በጣም ጎበዝ ላልባል እችላለሁ ግን በጣም ጎበዝ የማልባል ሰው ብሆንም ያው ያን ያህል አልከፋም። አልችልምም አልልም ብቻ መካከለኛ የስራ የጥሩ ስራ አቀራረብ ያለኝ ሰው ነኝ። እና ጥራት ያለው ስራ ብዙ ጊዜ ያቀርባሉ። በፕረዘንቴሽንም ሆነ በተለያየ ነገሮች ላይ ጥርት ያለ ስራዎችን አቀርባለሁ። እና አመሰግናለሁ።

ማር ትወዳለህ? በጣም አሪፍ ጥያቄ ነው። እኔ ማር በጣም ነው የምወደው። ማር የሰው ልጅ በጣም ወሳኝ እና ጥሩ የሚባል ንጥረ ነገር በውስጡ ይዟል። እና በጣም ጣፋጭ ነው። በማር የተለያዩ ነገሮች ሰዎች ይሰራሉ። ለምሳሌ አሁን በማር እሳት ማያያዝ ይቻላል። እኔ ጧፍ የሚባል ነገር ሰርቶ ማርና ጨርቅን በመደባለቅ እሳቱ ለረጅም ሰዓት እንዲበራ የማድረግ ሀይል አለው። ማር እና ሲቀጥል ደግሞ በማር በጣም ብዙ ነገሮች ይሰራሉ። ኬክ ቤቶች ላይ የተለያዩ ኬኮች ይሰራሉ ጣፋጭ ምግቦች ፈጢራ ምናምን የተለያዩ ብዙ ብዙ ብዙ ጣፋጭ ምግቦች ከማር ነው የሚሰሩት። ማርንም ደግሞ ብዙ ጊዜ የሚሰሩት ንቦች ናቸው። ንቦች የተለያዩ ሀሪፍና ደስ የሚሉ ነገሮችን በመቅሰም ነው ማር የሚሰሩት። አበባዎችን ምናምን ጣፋጮች ያላቸውን ነገሮች እየፈለጉ በመቅሰም በጣም ጣፋጭና ሀሪፍ የሚባል ማር ይሰራሉ። እና ለዚህ ጥያቄ ሀሪፍ መልስ የሰጠው ይመስለኛል። እና ለኔ የጠየከኝ ጥያቄ ይሄን ይመስላል። እኔ ማር በጣም እወዳለሁ። ማር የምወድበት ምክንያት ለሰውነት በጣም ተስማሚና ሀሪፍ ንጥረ ነገር በውስጡ ስላለ። ለኔም ሆነ ለሰውነቴ በጣም አሪፍ ነገር ስለሚሰጠኝ ማር እወዳለሁ

ዋና ሀላፊነቶች ምንድነው? አሪፍ ጥያቄ ነው ብዙ ጊዜ ዋና ሀላፊነቶች የምላቸው ነገሮች በስራ ቦታ ያለኝን የስራ ድርሻ በተገቢውና በሰአቱ መጨረስ አንዴ የኔ ሀላፊነት ነው ሁለት ደግሞ ቤተሰቦቼን በስራ ማገዝ፣ የተለያዩ ነገሮችን በመርዳት፣ በመጦር ይሄ ሁለተኛ ሀላፊነቴ ነው። ሶስተኛው ሀላፊነቴ ደግሞ በትምህርቴ ቤት በሚሄድበት ሰዓት የተለያዩ ኖቶቹን ወደ ደብተር መገልበጥ እና ብዙ ነገሮች አሉ ህይወት ስለ ህይወት ብዙ ሀላፊነቶች እወስዳለሁ። በህይወቴ ላይ የአስቤዛ ማሟላት የተለያዩ ችግሮችን በራሴ መጋፈጥ ሀላፊነት አለብኝ እና ለኔም ወይ ለቤተሰቦቼ በጣም ትልቅ ሀላፊነት የምወስደው እኔ ነኝ ለዚህም ደግሞ ሀላፊነት መውሰድ ትልቅ ሀሪፍና ጉድበት ጥንካሬ ይሰጣል። ስለዚህ የሀላፊነቶቼ ዋና ሀላፊነቶቼ አሁን እንደነገርኩህ እነዚህ ናቸው አመሰግናለሁ።

የምታውቀውን አንድ ምሳሌ ንገሪኝ? አሪፍ ነው። ብዙ ምሳሌዎችን ማውቅ ሰው አይደለሁም። ነገር ግን ከምሳሌዎቹ መሃል አንድ ደህና አሪፍ የሚባል ምሳሌ አውቃለሁ። እሱም "ልጅ ቢሮጥ አባቱን አይቀድምም" የሚባለው አባባል በጣም ትልቅ እና አሪፍ ምሳሌ ነው። ይሄ ምሳሌ በውስጡ በጣም ብዙ አዘል ቅኔዎች አሉት። እነዚህ ቅኔዎች ሲፈቱ ልጅ ቢሮጥ አባቱን አይቀድምም ማለት ትርጉሙ ምንም ልጅ አደኩ አደኩ ቢልም ከአባቱ አይበልጥም እና ደግሞ አባት ከልጁ በላይ ብዙ የህይወት ላይ የህይወት መኖር የህይወት ልምድ ስላለው ልጅ ምንም ትንሽ አደኩ ብሎ ከአባቱ እንደማያበልጥና አባት ምን ጊዜም ከልጅ በላይ እንደሆነ መቼም በልጅ እንደማይበለጥ የሚያታይ ትልቅ አባባል ነው። ምሳሌ ነው። እና እኔ የማውቀው ምሳሌ ይሄንን ነው። ለጠየቅኸኝ ጥያቄ አሪፍ መልስ የሰጠሁህ ይመስለኛል። አመሰግናለሁ።

የምትወደው አትክልት ምንድነው? አሪፍ ጥያቄ ነው እኔ የምወደው አትክልት ብዙ ጊዜ ማንጎ ነው። ማንጎ በጣም ሀሪፍ እና ጣፋጫ አትክልት ነው። እና ይሄ አትክልት ለሰውነት በጣም ብዙ ጠቀሜታዎች አሉት። ከጠቀሜታዎች ውስጥ አንዱ ሰውነትን ቆዳን ያለሰልሳል አሪፍ ቆዳ እንዲኖረን ያደርጋል። እና ሀሪፍ ሀይል ኢነርጂ ይሰጠናል። ይሄ ማንጎ አሁን ባለንበት የገበያ አካሄድ የሚሸጠው አንድ ኪሎ ማንጎ ወደ ሰባ ብር አካባቢ ነው። እና ያው ብዙ ብር እንደሆነ ገብቶኛል ብዙ ነው ያው ትወዶዋል በኛ አከባቢ ማንጎ። እየተወደደበትም ምክንያት ማንጎ የሚመረትበት ቦታ ከእኛ አከባቢ በጣም እርቆ ስለሚገኝ። የትራንስፖርቱን እና የማንጎውን ዋጋ ደምሮ ነው። እኛ ላይ የሚጭኑ የሚነግሩን የሚሸጡልን እና ስለዚህ የማንጎ ዋጋ በእኛ አካባቢ የተወደደው በዚህ ምክንያት ብየ አስባለሁ። እና የምወደውም አትክልት ምንድነው ብየ ለጠየከኝ ጥያቄ ማንጎ ነው።

የምትወደው መጠጥ ምንድነው? በጣም አሪፍ እና ቆንጆ ጥያቄ ነው። እኔ የምወደው መጠጥ አልኮል ያለው ከሆነ ብዙ ጊዜ የምወደው መጠጥ ጠጅ ነው። ባህላዊ ዘመናዊ ከሆነ ደግሞ እስኪ ነው። ባህላዊ ጠጂ ያልኩበት ምክንያት በጣም ጣፋጭና ደስ የሚል ስሜት ይሰጣል ጠጂ የምንጠጣበት ሰዓት። ዘመናዊ ካልኩኝ ደግሞ ውስኪ ውስኪ በጣም ውድና ሀሪፍ ከሚባል መጥቶች መሃል አንዱ ነው። እና በጣም ጥፍጥናም አለው ደስ የሚል ስሜት በምጠጣበት ሰዓት ይሰማል። እኔ ግን ከውስኪና ከጠጅ ብዙ ጊዜ በጣም የምፈልገውና የማገኘው ጠጅ ነው። ጠጅ በየበአላቱ የሚገኝ ነገር ሲሆን። በጣም ጣፋጭና ሀሪፍ የሚባል መጠጥ ነው። እኔም እንድወደው ያደረገኝ ምክንያት በማር ነው እሚሰራው። በማር በሚሰራ ነገር ደግሞ ሁሉም ጣፋጭ ነው። እና አማሩም ጣፋጭ ስለሆነ መጠጡን ጣፋጭ ያደርገዋል ስለዚህ የምወደው መጠጥ ባህላዊ ነው እሱም ጠጅ ነው

"ምግብህን ለሌሎች ማካፈል ትወዳለህ?" በጣም አሪፍ ጥያቄ ነው። እኔም ምግቦቼን ወል ለሌሎች ማካፈል የምወድ ሰው ነኝ። በማካፈልበትም ሰዓት ለኔ ጥሩና ደስ የሚስመኝ ትሰማኛለህ እኔም ስትቸገር ሰዎች እንደሚያከፍሉኝ ስለማስብ አካፍላለሁ እና ሰዎ ለሰዎች ምግብ በምናከፍልበት ሰዓት ፈጣሪ በጎ ስራ ስ ስንሰራ ደስ ይለዋል ይወዳል እና ለኛ ካካፈልነው ምግብ ይልቅ እጥፍ አርጎ ይሰጠናል ፈጣሪ ለሰዎች ማካፈል ደግነት የዋህነት እና በጣም አዋቂነት ነው። ለሰዎች ምግብና የተለያዩ ነገሮችን የሚያካፍል የሚሰጥ ሰው በጣም የዋህ ደግ ነው። አያቴም ከልጅነቴ ጀምሮ ሲያሳድገኝ ለሰዎች ያለህን ስጥ አትሰስት ሰዎችን መርዳት በጣም ጥሩ ነገር ነው። መርዳት ለራሱ ነው ጥቅሙ እና ብዙ ነገሮች እያለ አሳድጎኛል እና አሁን አያትን ምክር ሰምቼ ለሰዎች ማካፈል እወዳለሁ። ምግብም ሆነ የተለያዩ ነገሮችን ማካፈል እወዳለሁ።

ቂም ታቆያለህ ቂም እኔ የማቆይ ሰው አይደለሁም። አሪፍ ጥያቄ ነው ዉስብስ ጥያቄ ነው ይሄን ጥያቄ አሪፍ አድርጌ ለመመለስ እሞክራለሁ። ቂም አላቆኝም ብዙ ጊዜ እኔ ያለምንም ምክንያት ቂም አልይዝም። እና ቂም የሚይዘው ሰው አይደለሁም። እኔ ብይዝ ራሱ የማቆይ ሰው አይደለሁም ቶሎ እለቃለሁ። እኔ ያን ያህል ቂም የምይዝ ሰው አይደለሁም

ስነ ጥበብ ትወዳለህ? አሪፍ ጥያቄ ነው እነዚህ ይሄን ጥያቄ በሚከተለው መልስ ላስረዳህ እሞክራለሁ፦ ስነ ጥበብ እወዳለሁ ጥበብ ነክ የሆነ ነገሮች ሁሉ እወዳለሁ ለምሳሌ አሁን ሙዚቃ ራሱ ስነ ጥበብ ነው ሙዚቃ የተለያዩ ስሜቶችህን መግለጽ መግለጽ የሚችል ትልቅ ሀይል ያለው ጥበብ ነው እና ስነ ጥበብ እወዳለሁ የምወድበትም ምክንያት በጣም ደስ የሚል ነገር ስለሆነ ስነ ጥበብ እወዳለሁ።

አውንታዊ አስተያየት ተቀብለህ ታውቃለህ አሪፍ ጥያቄ ነው። አዎ ብዙ ብዙ አዎንታዊ አስተያየቶች ውስጥ ተቀብዬ አውቃለሁ። ከነዛ አውንታዊ አስተያየቶች ውስጥ። በጣም ልቤን የሰበረው አለ። በጣም የጎዳኝም አለ። እና ብዙ ጊዜ የሰዎች አውንታዊ አስተያየት ሲሰጡ ለሰው ለሰው ውስጥ በቤት አይጨነቁም። እንደዚህ ይሰማዋል እንደዚህ ይሰማዋል ብሎ ከመጨነቅ ይልቅ። እነሱ አፋቸው ላይ የመጣውን ተናግረው የሰው ልጅ ማስጨነቅ። ማስደበር እና ማሳዘን ይወዳሉ። እና ብዙ አውታዊ አስተያየቶች ልቤን ስብሮኛል ተቀብዬም አውቃለሁ።